የድሮ ፎቶዎቼ በጣም የተለያዩ ነገሮች ይይዝ ነበረ። በድሮም ብዙ ያልበም እና የተለያየው በጂሜል ላይ ያደረጓቸው ፎቶዎች ብዙ ነበሩኝ። ዋናው ነገር ደግሞ ጦርነት ሳይነሳ የነበረውን ኔትወክት በነበረበት ቀን እዛ ላይ በድራይቭ አስገብቼ ብዙ ፎቶዎች የእህት የምርቃት የተለያዩ ፎቶዎችን አስቀምጬ ነበረ። እና ፎቶዎች የድሮ ፎቶዎችን በየቀኑ በየእንትኑ ሪከርድ ሳደረጋቸው እንዳስታውስ ከሰዎች የነበረኝን ቆይታ ምን እንደሚመስል ለማስረዳት ሙሉ ኢንፎርሜሽን አለኝ። እና ይሄን ፎቶውን ሳየው አሁን በጣም ደነቀለሁ ስንት ያህል እንደተቀየርኩኝ ስንት ያህል ከሰዎች ልዩነት እንዳመጣሁኝ። እኔ ያለሁበት ቀን ያለሁበት ጊዜ ደስ የሚል ሆነ ያሳለፍኩትን በደንብ እንዳስታውሰው እንደሚረዳኝ እንደ ሚረዳኝም እንደሚረዳኝም እርግጠኛ ስለነበርኩኝ። እዛ አድርጌ እርግጥ አድርጌ ብዙ ፎቶዎችን አሉኝ በአልቨቦቼ ብዙ ያሉኝ ፎቶዎችም አስቀምጠኝ በአግባቡን እንድትጠቀምበት አደርጋለሁ። አሁን ወደፊትም አሁን በትልቅ በሆነ ኮኔክሽን ስላለ በጂሜል ድራቬል ላይ አስገብቼ የሆነ ሁሉ ፎቶዎችን እንዳረሳው ይሁሉን ማድረግ የምፈልገውን በማስቀመጥ እንድዝናና እንድጫወትበት። ወደ ልጆቼ ወደ ልዩ በተለያዩ ቤተሰቦቼ ወደ ፍቅረኛዎቼ ያሉኝ ፎቶዎች ሁሉ ሼር በማርክ ምን እንደሚመስል እንደነበርኩኝ አሁን ምን እንደሚመስል ምን አይነት ለውጥ እንዳሳየው ለማሳየት ሙሉ ኢንፎርሞሽን እንዲኖረኝ። በብዙ ፎቶዎችን የድሮን ፎቶዎችን በማስቀመጥ ይሄን ይሄን ተግባር በደንብ እንደምቀጥልበትም ምንም አልጠራጠርም። ምክንያቱ ሁሌ ስታስታውስው ደስ የሚል ስሜት ነው የሚፈጥርብህ ያሳለፍከውን የነበረ ትውስታን ሁሉ ነገሮችን እንድታስታውስ ስለሚረዳ በጣም ነው የምወደውና ሁሌም እያረኩኝ ነበር። እና ይሄ ማረጌን ጥሩ እንደሆነም ሌሎች ሰዎች መውሰድ ያለባቸው ነገር ስለሆነ ይሄም በደንብ እንዳያስብበት እና ሰዎችም ሆነ ብለው ይህን ነገር ሁሉ እንዲያደርጉ እና አስፈላጊ የሚባል ነገር እንዲያደርጉ ይሄን ሁሌም የምመክረው ነገር ነው። የድሮ ፍቶች በቃ ደስ የሚል ነገሮች ትውስታዎች። ስንት ያህል እንደሚቀየር ሰው በቃ የቀን በየ በየጊዜው የሚቀየረው ነገር በደንብ ነው ደስ የሚለው እንደአንድ ቀየርም የተቀየርኩበት ምክንያት። ምን እንዳጋጠመኝ አሁን የመላጥ መሆን ይሄን ጥቁርን ከዚህ በፊቴ ነበር አሁን ሳየው ምንም የለም። የተፈጠረውን በዚህ ሁለት አመት የነበረኝ ምስልናውን ሳየው በደንብ ነው እንትን ምክንያቱስ ምንድነው? ለምንድነው እንደዚህ የሆንኩት? ለምንድነው እንደዚህ መላጣ የሆንኩኝ? ብዙ ለውጥ ያሳየው ምንድነው? ሁሌ ሰላሳ ስም ደግሞ በጭንቀት በየአንዳንድ ነገሮችን ያሳለፍኳቸው ፈታኝ የነበሩ ጊዜዎች እሱ እንዳስታውስ አረጎኛል። ወደ ቀጣይ የሚመጣው ነገር ደግሞ እንዴት አድርጌ መስተካከል እንዳለብኝ። የሚሻሽለኝ ሁሉ እንዳደርግ። ብዙ ኢንፎርሜሽን እና ብቃት እንዲኖረኝ። በደንብ ተምሬበታለሁና በደንብ እንደምቀጥልበት ምንም አልጠራጠርም። ሁሌም ደግሞ እያረኩኝ የኔ ብቻ ሳይሆን የፋሚሊ ሁሉ በጥሮ ሁኔታ እንዳስታውሳቸው እና እንዳላረጋቸው የሚያደርገኝ ሁሉ አድርጌ በቀጣይ ህይወቴም ደግሞ አስፈላጊ የሚባለው እንዳደርግ ሁሉ እንዲረዳኝ። የድሮ ፎቶዎች አስቀምጬ በደንብ እንዳይባላሽ ምክንያት ይባላሻል እዛ አልበም ላይ ውሃ ይነጥርበትና ውሃውን እንዲባላሽ ስለሚያደርግ በዛ ላይ በጠንቅቅ ማለት ነው የሚያስፈልግኝ ነገሮችም እዳረግ ረድቶኛልና። ይሄ በደንብ እንድቀጥልበት ሁሌ አስቤያለሁና የምገምተው ነገር እንዳደርግ ደግሞ ጥሩ ነው። ይሄ መልካም የሚባል ነገር ነውና እንድቀጥልበትም ጥሩ አጋጣሚ ነው። እና የድርፎቴዎቼ ብዙ ብዙ አሉኝና ማስታውስባቸው ብዙ ጥሩ ትውስታዎች ደግሞ ከዛ ጋር አለ

አዎ ቃሌን እጠብቃለሁ ምክንያቱም ቃልን ጠብቀህ ማለት በሰውን ያለን ክብር ጨማምረሃል ማለት ነው። እኔ በምጨምረው የኔ ግንኙነት በሚቀጥለው በየቀን በየሰአቱ ሁሌም በሚደጋገመው ነገር የኔ ቃል በሰው ላይ ተጽዕኖ ስለሚያደርግ። ጥሩና መልካም ወደ ብዙም ለመቀየር ያንተ አስፈላጊ የነገር ዋናው ነገር ቃል መጠበቅ ነው። ስለዚህ ቃሌን በመጠበቄ ሰውን ያኔ ያለውን ግብር ሙሉ በሙሉ ይጨምራል። ምክንያቱም እኔ ሳከብረው በቃሌ ስጠብቅ ቃሌን አክብሬ ስቆይ በኔ ላይ ያለው እምነት ሙሉ በሙሉ ጥሩ ይሆናል። እኔ ካልጠበቁ ደግሞ እንደዛው ልክ ምክንያቱም ይሄ እንደዛ ነው አመሉ ይሄ እኮ ሁሌ እንደዛ እያለ ነው። ባለፈውም እንደዛ አድርጎኛል እያለ ሰውን ያንተ ቢሄቨርን ሙሉ በሙሉ እያሳየ እየገለጠ እያማ ስሄድ ሰውም ደግሞ በአንተ ያለው እምነት ሙሉ በሙሉ ይቀንሳል። እና ልክ እንደዛ ጥሩ ቀረ እየጠበቅክ ስትኖር ደግሞ ሰው እሄ ሰው እኮ እንደዚህ ነው ጥሩ ነው መልካም ነው። ስለዚህ በቻልከው ነገር እሱን እንደዚህ ስለሚያከብር አንተም ተከብረህ መቆየት አለብህ እሱ እንደዚህ እንደማያዋጅም ሰው ይመሰክርልሃል። እኔ በብዙ አቅሜን ቃሌን ለመጠበቅ የማራረገው ነገር የለም ሁሌ አረካለሁ ሁሌም እጠብቃለሁ ምክንያቱም እኔ መጠበቄን የማያደርገውን በየቀኑ በየሰአቱ ሰውን እንዳከብረው ያደርገኛል። ቃሌን መጠበቀን ሁሌም ቀን በቀን ሰዎችን እንዲያከብሩኝ ሚያደርገኝ ዋናው ነገር ስለሆነ። ቃሌን እንድትጠብቅ የሚያስችል ሁሉ አቅም አሙዋጥቼ እጠቀማለሁ ምክንያቱም ሁሉን ቃሌን ለመጠበቅ የምታደርጋቸው ነገሮች ማለትነው። ቃሌን አለማጠበቅ የምታደርጋቸውን የምትናገራቸው ነገሮችም አሉ ይሄ ሊሆን ይችላል። ከሆነ እንደዚህ አድርጌ በዚህ ሰዓት መጣለሁ ካልሆነ ግን እቀር እችላለሁ። መጀመሪያ ስትናገረው ሰውን በአንተ ያለው እምነት የቃልህን እንትን በዚህ እንጥባለሁ። መጣለሁ ብለህ ካልመጣህ። እንደዚህ አደርጋለሁ ብለህ ካላረክ። እንደዚህ እሰራለሁ ብለህ ካልሰራህ። ሰውን በዛ ላይ ለምንድነው እነዚህ ያርገኝ? የ የማንኛው ጤነኛ ምናምን እያለ ሲያማህ አንተ ላይ ሙሉ እምነት ያጣ ሲሄድ አንተ ላይ ክብርን ባልዛረቅ። እየቀነሰ ነው ሚሄደው። እና በቻልከውና በቻልከው መጠን በሰው ያለህን ግንኙነት በደንብ አድርገህ በማስተካከል ስሆን እንዲያከብርህ በሰው ያለውን ምኞት ሁሉ እንድታደርግ የሚያስችልን ሁሉ ማድረግ ገቢ ነው። ምክንያቱም እኔ ዛሬ አድርጌ ነገም አደርጋለሁ ከሰው እገናኛለሁ የማረጋቸው ነገሮች ብዙ ናቸው። ሰውን እንዳከብር የተከበርኩ ኑሮ እንዲኖር የሚያስችለን አቅም ሁሉ አሟጥቼ መጠቀም አለብኝ። ቃል መከበር መጠበቅ ማለት። ከሰውን ያለው ግንኙነት ማሳደግ። ጥሩ ጥሩ መነጋገርን መፍጠር የሰውን አረዳድ መግበቢያን ቋንቋን ማሳደግ ማለት ነው። ምክንያቱም ቃል ስታከብር ነው ሰው የሚያደርገው ሁሉ። ሁሉም ነገር አለም ላይ ያለውን መጀመሪያ ቃል ነው ሚቀድመው። ቃልን ካላስከበርክ ቃል ስለሚቀድም ቃልህን ጠብቀህ ስትገኝ ሁሉ የምትመኘውን ነው የምታስበው የምትሰራው ነገር የምትፈልገው ሁሉ ምታደርገው ነገሮች እንዳለ። በዛ ላይ መጀመሪያ የሚመራው ነገር ቃል ነው ቃል ቃል ካለ ነገሮችን የመተግበሪያና የሚሰራ ነገር መሰራቱ መሰራቱ እርግጠኛ እንደሆንክ ሁሉ ያምንብሃል። እንደዚህማ እንደዛ አደርጋለሁ ካልክ በቃ አረክ ካረክ ሰውን ይሄማ ጥሩ ሰው ነው እንደዛ ስላረገ እንደዚህ እያለ በአንተ ያለ ጥሩ እይታ። ወደ ሰው ለማሳየት በየቀን በየሰአቱ እያደረገ ስለሚሄድ። ሰው ይሄ ጠቃሚ ሚባል ነገር ዝለለውና እንዳያደርግም ሰውም ያዳርግነው በፊትም በድሮም የነበረው ባይኖርም ሁሉም ባስተካክለው ያስተካክለው ያሰሩ ከሄድን ሰዎችም ያለን ከእኛ ያለውን እይታ ማስደነቅ። ትልቅም ማድረስ እንዳለብን ማወቅ አለብን። ምክንያቱም ይሄ ጠቃሚ ነገር ነው። ስታከብር ነው ሰው የሚወድህና ማክበር ግዴታ ነው ብዬ አስባለሁ። በእኔ

እኔ የምጠቀማቸው መሳሪያዎች ብዙ ናቸው። ከእሳቸው አንዱ ስክቢርቶ ከ ከኪሴ ምንም አልለኝም። ሁሌ በጁባኤ ላይ ነው የማስቀምጠው። የሚያስፈልገኝ ኖት ምናምን በመያዝ እንድጽፍም ስለሚጠቅመኝ ሁሌ ከኪሴን አልለየውም ሁሌ ከኔ ጋር ነው። ከዛ ሌላኛው ወረቀት ወይም ኖትቡክ ኖትቡክም ትንሽ ትንሿ ኖትቡክ ከኪሴ አስቀምጬ። በሁሌም እንደምጠቀመው እንድንጠቅም የሚያረገኝ እሱ ስለሆነ ስክቢሪቶን እሱን በአንድ ላይ ይዤ ስጓዝም ከእኔ ጋር ነው የምጠቀማቸው ማለት ነው። ሌላኛውም ማስማሪያም ደግሞ እይዛለሁ ማስማሪያ ለምን እንደምንይዘው መሰለህ? አንዳንዴ የሆነ ስኬች ምናምን ካለ የሆነ ድሮይንጉ ለየት ያለ ነገር ካለ የአውቶ ካርዱ ዲዛይኑ ነው ሌላ እንትን ካለ አንዴም ይሄን በፊቅሰር ላይ በማስቀመጥ ምንም ይሄ በሁሉ ህይወቴ ላይ የምትጠቀመው ነገር ነው። ሌላኛው ቢሮ ላይ ወይም ስራዬ ላይ የምጠቀመው ነገር አንደኛ ቶታል ሴሽን ቶታል ሴሽን። ይሄን ሁሉ ኮንትሮል ለማውጣት ኮንትሮል ለማውጣት የአንዳንድ ስራዎች ላይ ለመስራት የሚያስፈልገውን ስራዎች ሁሉ ለመሙላት የሚያስችለኝ ሁሉ ለማድረግ። ቶታል ሴሽን ሌቨሊንግ ሌቨሊንግም ያ ቢውልዲንግ የምሰራቸው ኮቭልስቶን ይሁን ገራጋንቲ ይሁን አስፋልት ይሁን የምትጠቀማቸው ሁሉ በዛ ስለመሳሪያ ስለሆነ። ሌቢልግብን ይዤ ወደ መኪናም በማድመጥ የሆነ ቦታ በመሄድ የሚያደርጋቸው ሁሉ ነገሮችን እጠቀማለሁ። በአንዳንድ ላይ ቦታ ላይ ደግሞ የሚያመቹ ቦታዎች ካሉ ሜትሮም ይጠቀምና ወደዛ የሄድኩኝ የሚያስችለኝን በማድረግ የምፈልገውንና የማስበውን እንዳለ ሙሉ ብቃት እና ጠንካራ በማድረግ የምፈልገው እና የማስበው ሜትሩም እንደ ማን አስፈላጊ ነገር ነው ብዬ ስለማስብ። ሜትር ደግሞ ሁሌ ከእኔ ከጎኔ ያለ ሌላኛው ደግሞ ቀለም ቀለም ይዤ ከዛ ጋር የሚያስችሉኝ ነገሮች አንዳንድ ለማድረግ የሚያስፈልገኝ ነገሮች በማድረግ እሱን አስፈላጊ እንደሆነ በምን አድርጌ እንትን ለማድረግ የማስችለኝ ሁሉ እንትን ለማድረግ እንትን አደርጋለሁ። ሌላኛው ኮምፒውተሬ ላይ ኮምፒውተር ደግሞ በተለያዩ ሶፍትዌር በውስጥ ላይ ቢኖሩትም ግን በብዛት የምትጠቀመው ኮምፒውተር እዛ ላይ አውቶ ካድ ይሁን ሬቪቲ ይሁን። አውቶ ካድ ሬቪቲ ይሁን ሌላዎችን እዛ በፊት የገለጥኳቸው እዚህ በሙሉ አንድ ላይ በማስቀመጥ እንድንጠቀማቸው የሚያስችሉኝ ነገሮችን በሙሉ በዝርዝሩ ላይ አለ። ለስራዬን ያስፈልግ ይሆን በሙሉ በማጠፍ አስፈላጊን በማስፈላጊው ሰዓት በማድረግ ሁሉን የምጠቀማቸው እንትን ናቸው። እና የምትጠቀማቸው መሳሪያ ይሄንን ብቻ አይደለም ብዙ የምጠቀማቸው ነገሮች አሉ ግን አብዛኛው የምትጠቀማቸው ይሄንን ነገር ናቸው። እሳቸው ይዤ አንዳንድ ነገሮችም ያላስፈላጊ ነገሮች ቢኖሩም ይሄንን ሁሉንም በማድረግ ለስራ የሚጠቅሙኝ እቃ የሚሆን ነገሮችን እንዳደርገው የሚስችሉኝ ስለሆኑ። እንትን አላያቸውም የማስፈልገን የሚያስችለን ነገር አስጠቃሚና ጠቃሚ የሆኑ ነገሮችን እንትን እያረኩኝ ሁሌ ከእሳቸው እንዳይለይና ብርቱ ጥንካሬም የሚያስችልኝ ብርታትን ጥንካሬም እንዳደረጋቸው ከክፉና ከክፉ ነገር እንድንጠብቀኝ የማስችለኝ ሁሉ የሆነ እቃወቹን በመያዝ። አስፈላጊ የሆኑ ስራዎችን እንደምሰራ ምንም እንትን ያለኝም እና ሰዎችን ከእኔ ጋር ያሉኝን ይሄንም እንደሚመስል አውቃለሁ። እና ከኮምፒውተሪያ ላይ ውስጥ ላይ የሚጠቀማቸው ሶፍትዌሮች ብዙ እንዴ አንድ አሁኑ ምንም ጥርጣሬ የለም። አንድ ማይክሮሶፍት ማይክሮሶፍት አንዳንድ ለማጥፍ የሆነ ደብዳቤ ለመጻፍ ምናምን የምንጠቀማቸው አንዳንድ ነገሮች እንዳሉ። እዛ ላይ ከዛም ፕሪንተርም ከዛ ከጎኔ አለ። ፕሪንተርም የሚያስፈልገኝ ዶክመት በዛ ላይ ፕሪንት እያረኩኝ የመማሪያው ይሁን የሆነ ደብዳቤው ካሉ እያረኩኝ የሚያስፈልገውን ነገሮች በመስራት። እኔን ጠንክሬና በርትቸቼ ልይወጣ የሚያስችለን ጥንካሬው ሁሉ እንድሞላ የሚያስችሉን ሁሉ እንዳሟላ አስፈላጊ እስከሆነ ድረስ ሁሉንም እኔን እጠቀማለሁ። ሌላኛው ካልኩሌተር ካልኩሌተር ደግሞ እጠቀማለሁ ምክንያቱም እኔ ሰርቬር እንደመሆኔ መጠን ሰርቬሬን የሚያቅናቸው የሚያሰርታቸው ሜትሮች ሜትር በየ እንትኑ ያሉ ነገሮች እንትን ስለሚጠቀመኝ ሁሌም እሱን ደግሞ አይለይም